ምን አይነት ዳቦ ትወዳለህ? ብዙ ጊዜ ዳቦ ተመጋቢ ባልሆንም ምናልባት ከተገኘ ግን የሀበሻ ዳቦ የስንዴ ዳቦ። ድፎ ዳቦ የሚባለው ማለት ነው በብዛት እሱን ባገኝ ደስ ይለኛል። በተለይ ከበዓላት ጋር ተያይዞ ሃይማኖታዊም ይሁኑ በዓላዊ በዓላቶች ይሁኑ ከእነሱ ጋር ተያይዞ ድፎ ዳቦ በቤታችን ውስጥ ይጋገራል። ያንን ድፎ ዳቦ በጣም በፍቅር እወዳለሁኝ እና ዳቦ ከተባለ ድፎ ዳቦ እመርጣለሁኝ። ከዛ ውጪ ግን የፉርን ዱቄት ዳቦ ብዙ አይደለሁም ምናልባት ምግብ የምበላው ካጣሁኝ እንደ የመጨረሻ አማራጭ አድርጌ ልጠቀመው እችላለሁኝ። ከዛ ውጪ ግን የዳቦ አድናቂ ከሆንኩኝ ድፎ ዳቦ ነው በብዛት የምጠቀመው

ማታ ብዙ ጊዜ ምን አይነት ድምጽ ትሰማለህ ለሚለው? ያው ይታወቃል ማታ ማታ ብዙ ጊዜ ልንሰማቸው የምንችላቸው ድምጾች የዱር አራዊት ድምጾች እና የውሻ ድምጽ ነው። ውሻ በጨለማ ውስጥ የተለያዩ ነገሮችን ካየ ወይም ደግሞ አፍንጫ ካሸተተ የመጮህ እድሉ ሰፊ ነው። ከዛ ካለፈ ግን የጅብ ድምጽ ልንሰማ እንችላለን። ሌሊት ላይ ከሆነ ደግሞ የወፎችን ዝማሬ ልንሰማ እንችላለን። አብዛኛው ጊዜ ግን አሁን ከተማ ላይ እንደመኖራችን መጠን የምሰማው ድምጽ አልፎ አልፎ የውሻ ድምፆችን ልንሰማ እንችላለን

የወተት ተዋጽኦ ትወዳለህ ወይ? በጣም በተለይ እርጎ እጅግ በጣም አብዝቼ እወዳለሁኝ። ያው ግን የ የትክክለኛ የላም ወተት እርጎ መሆን መቻል አለበት። በደንብ የታጠነ የታጠበ እቃው በደንብ በንጽህና የተያዘ ከዛ በተጨማሪ ደግሞ የወይራ ማጥንት የታጠነ መሆን አለበት። እሱን ካገኘሁኝ ከወተት ተዋጽኦዎች አብዝቼ የምወደው ወተት ነው። ከዛ በመቀጠል እርጎ ነው። ከዛ በመቀጠል ቅቤ በተለያዩ ምግብ ውስጥ ተጨምሮ ብበላ በተለይ በሽሮ ላይ ቅቤ ተጨምሮበት ብበላ በጣም ደስተኛ ነኝ።

ኮከቦችን መመልከት እወዳለሁ ወይ ለሚለው በጣም የማታ ላይ ከማየት ከምፈልጋቸው ነገሮች ውስጥ የመጀመሪያው የሰማይ ከዋክብትን መመልከት ነው። ምንም እንኳን አሁን ላይ ከተማ ላይ ስለምንኖር የብርሃን የአምፖሎች ወይንም ደግሞ ኤሌክትሪክ ብርሃን በስፋት ስለምንገናኝ፣ ከዋክብትን ብርሃናቸውን የማየት እድላችን ጠባብ ነው። ምክንያቱም አካባቢ በኤሌክትሪክ ብርሃን ስለሚሞላ ማለት ነው የገጠራማ አካባቢ ላይ ኤሌክትሪክ አገልግሎት በማይደረስበት ወቅት ላይ በልጅነት እድሜ ከዋክብት እና ጨረቃን እጅግ በጣም መመልከት እወዳለሁኝ። የህበረ ቀለማቸው ሰማይ ላይ የሚፈጥሩት ሁኔታ ተመልካችን አይን የሚስብ ነውና፣ ከዋክብትን መመልከት በጣም ያስደስተኛል

ዋና ሀላፊነቶች ምንድን ናቸው? እንደየሁኔታው ይለያያል የቤተሰብ ሀላፊነት በቤተሰብ ከዋና የቤቱ ዋና ሀላፊ። እንደመሆኔ ከየተለያዩ ውሳኔዎችን ከባለቤት ጋር እንደመካከር ውሳኔዎችን አሳልፋለሁ። በስራ ድርሻዬ ደግሞ የተመደብኩበትን የትምህርት ዘፍ ማስተማር ከእሱ ጋር ተያያዥ የሆኑ ስራዎችን መስራት ሪፖርት ማድረግ። የተለያዩ ክበባቶች ውስጥ መሳተፍ። ተማሪዎችን ለፈተና ዝግጁ ማድረግ ፈተና ማዘጋጀት። የእለታዊና ሳምንታዊ እንዲሁም አመታዊ እቅዶችን ማቀድ እነሱን የተከታተሉ ተግባራዊ ማድረግ የመሳሰሉት የእስትዳር ሻዎቼ ናቸው

የአካል ብቃትት እንቅስቃሴ ታደርጋለህ? ከአመታት በፊት በሰፊ የአካል ብቃት እንቅስቃሴዎችን አደርጋለሁ ጠዋታ ስፖርት እሰራለሁ። ከዛ በተጨማሪ ደግሞ ከጓደኞቼ ጋር አንድ ላይ በመሆን የተለያዩ ስፖርታዊ እንቅስቃሴዎችን እናደርጋለን። መረብ ኳስ እንጫወታለን እግር ኳስ እንጫወታለን። ኤሮቢክ ሰልፍ ወልፉን እንሞክራለን። ስለዚህ ለብዙ ሰዓት ነበር። አሁን ላይ ግን ከተለያዩ የስራ ጫናዎች ምክንያት የስራ ቦታ ሮቅ ከመሆኑም ምክንያት በጧት በመነሳቴ አምሽቼ በመግባቴ እነዚህ እነዚህ ነገሮች እንደመሰናከስ ስለሆኑብኝ አሁን ላይ የአካል ብቃት እንቅስቃሴ እየሰራሁ አይደለም

የምታስታውሰው ልዩ በዓል አለ ወይ? አዎ በደንብ ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ እንደመሆኔ መጠን ባዕላት በአመቱ በጣም ብዙ የሚደረጉ የተለያዩ አመንታዊ ባዕላቶች አሉ። ኢትዮጵያ ውስጥ በብዛት አመንታዊ ባዕላቶች ይጎላሉ ከባህላዊ ባዕላቶች ይልቅ ስለዚህ በተለይ የጌታ ትንሳኤን በልዩነት አስታውሰዋለሁኝ። የህዳር አስራ ሁለትን በልዩ ሁኔታ አስታውሰዋለሁኝ ልጅነቴን የማስታውስበት በዓል ነው። ገና ልዩ ትዝታ አለው። ጨዋታው ተሰባስበን በቡድን በቡድን ተቧድነን የምንጫወተው ጨዋታ ጨዋታውን ከጨረስን በኋላ የሀገር ሽማግሌዎች ተሳስበው የሚመርቁን ምርቃት ምናምን በጣም ልዩ ልዩ ትዝታዎች አሉ። በተለይ መስቀል የገና በዓል ህዳር ሚካኤል እና ትንሳኤ በኢትዮጵያ ኦርቶዶክስ ተዋህዶ በስፋት ከሚጠበቁ ከሚከበሩት አበይት በዓላቶች ውስጥ ይጠቀሳሉ። እነዚህ በዓላቶች ላይ ልዩ ትዝታ አለኝ።

የፀሀይ ስትጠልቅ መመልከት ትወዳለህ? በጣም ፀሀይ በምትጠልቅበት ሰዓት በስተምዕራብ በኩል እግሮቿን ዘርግታ ቀይ የሚመስል የብርሃን ጨረርን በመፈንጠቋ ምክንያት የራሷ የሆነ ድባብን የራሷ የሆነ ውበት ትፈጥራለች። በተለይ ተራራማ የሆነ አካባቢ ላይ በሚሆኑበት ሰዓት ላይ በጣም ልዩ ስሜትን ስሜት ቀስቃሽ የሆነ ውበት አላት። እና ስትጠልቅ በጣም መመልከት ያስደስተኛል። በተለይ ደግሞ ውሃማ አካባቢ ላይ በሚሆንበት ሰዓት ላይ

ምን አይነት መሳሪያዎች ትጠቀማለህ? የስራ ቦታ ላይ መጽሐፍት አንዱ መሳሪያዬ ነው። ስክሪፕቶ ሌላ መሳሪያዬ ነው። ደብተር መሳሪያዬ ነው አጋዥ መጽሐፍቶች መሳሪያዎቼ ናቸው። እነዚህ በዋናነት ከስራ ጋር ተያይዞ ምጠቀምባቸው የመስሪያ ቤት ቁሳቁሶች ናቸው። የዋይት ማርከር እጠቀማለሁ ጠመኔ ወይም ደግሞ ቾክ እጠቀማለሁኝ። እነዚህ ከስራ ጋር ተያይዞች ናቸው ቤት ውስጥ ግን የተለያዩ ቁሳቁሶችን እጠቀማለሁ። ለቤት ቤት በመሆን በሰአት እና የምሰራቸው ስራዎች ስለሚኖሩ

በጀት ታስተዳድራለህ ወይ? አዎ አሁን ላይ የኑሮው ጫና በጣም ከፍ እንደማለቱ መጠን የምናገኘው ገንዘብ መጠን እና የምናወጣው ወጪ ባላንስ ካልሆነ ወር ሙሉ መዝለቅ በጣም አዳጋች ነው የሚሆነው ስለዚህ እያንዳንዷ የምናገኛት ገንዘብ በስርዓት የት የት ቦታ ላይ መዋል እንዳለበት ለምን ለምን ወጪዎች መዋል እንዳለባቸው ካላስተካከልን በጀት ካላስተዳደርን መኖር አዳጋች ስለሚሆን በተጠና ሁኔታ የምናገኛትን ገቢ በተሻለን መጠን በእቅድ ለመጠቀም እንሞክራለን

የትኛውን የቀኑን ሰዓት ትወዳለህ? ሁለት ሰአቶችን በጣም እመርጣቸዋለሁ። የመጀመሪያው ከአሥራ ሁለት ሰዓት እስከ አራት ሰዓት ከጠዋቱ አስራ ሁለት ሰዓት እስከ ጠዋቱ አራት ሰዓት ድረስ ያለውን ሰዓት በጣም እወደዋለሁ። ከዛ ደግሞ ከአስር ሰዓት ጀምሮ እስከ አስራ ሁለት ተኩል ወይም ፀሀይ እስከምትጠልቅ ድረስ ያለችዋን የፀሀይ የቀን ሁኔታ በጣም እርጣለሁ። እውነትም ቀዝቀዛ ያለ አየር ነፋሻማ የተረጋጋ ሁኔታ ስለሚፈጥሩልኝ ማለት ነው

መዋቢያ ትጠቀማለህ ወይ? መዋቢያ አልጠቀም። ምናልባት መዋቢያ ከተባለ ብዙ ነገሮችን ስለሚያካትት እኔ ከተጠቀምኩኝ ፀጉር በወር አንድ ጊዜ እስተካከላለሁኝ። እዛ በመስተካከል በሰአት ላይ ፀጉር አስተካከሉ ከጨረሰ በኋላ በፎጣ ያደራርቃል ፀጉሩን። ብናኙን ያስወግዳል ከዛ ቅባት ይቀባናል የተወሰነ ነገር ፈሳሽ ነገሮችን እንትን ይላል። ከዛ ውጪ ፀጉሬን በምታጥብበት ሳትል የምትጠቀመው አንድ ቀባት ይኖራል። ከዛ ውጪ ግን የተለየ ለመዋቢያ ብዬ የምጠቀመው ምንም ነገር የለም

ልዩ ችሎታህ ምንድነው? በተለያየ ሁኔታ ሊገለጽ ይችላል እውነት ለመናገር ይሄ ሀሳብ ምናልባት ምግብ ማብሰል እንደ አንድ ልዩ ችሎታ ልወስደው እችላለሁ። መረብ ኳስን አብዝቶ መጫወት እንደ አንድ ልጅ ችሎታ ላድርጌ ልጠቀም እችላለሁ። ከባህሪዎቹ ውስጥ ደግሞ ነገሮችን በትዕግስት ማዳመጥ እስከመጨረሻው ድረስ አዳምጦ ሀሳቦችን መስጠት ካለብኝ እነዚህን ነገሮችን ማድረግ ልዩ ችሎታዬ ነው። ብዬ ከምወስዳቸው ነገሮች ውስጥ በዋንነት እንጠቀሳለን

በቡድን መስራት ትወዳለህ ወይ? እንደ ስራ ሁኔታ ይወሰናል። በቡድን መስራት የሚያስፈልጉ ስራዎች ይኖራሉ። መስራት ካለብኝ ከቡድን አጋሮቼ ጋር ተስማምቼ ተግባብቼ ስራዎቼን በደንብ ተናብቤ እሰራለሁኝ። ከዛ ውጪ ግን በግሌ መስራት የሚገባኝ ስራዎች ካሉ ግን በተቻለ መጠን ጥንቅቅ አድርጌ በራሴ መስራት የምችለውን ነገር ለመስራት መጥረት ማደርገው አለብን። የቡድን ስራ እውነት ለመናገር ያጓትታል። አንዱ ወደፊት ስሄድ አንደኛ ወደኋላ ይቀራል። ብዙ ድካሞች ይኖሩታል መጓተቶች ይኖሩታል አለመሳካቶች ይኖራሉ። ውጤታማነቱም በዚያው ልክ እንትን ነው የሚሆነው። በጣም ተስማሚ የሆነ የቡድን አጋር ካለ ግን በቡድን መስራት። ጥሩ አይዲያዎችን ሀሳቦችን ስለምንለዋወጥ ጥሩ ነው ብዬ አስባለሁ

የምትወደው መተግባሪያ ምንድነው? አሁን ላይ በጣም ብዙ መተግባሪያዎች አሉ እውነት ለመናገር ፕሌስቶርን የተለያዩ አፕሊኬሽኖችን ለማውረድ እጠቀምብታለሁ። እሱ በብዛት እጠቀማለሁ። ቴሌግራም የተለያዩ መረጃዎችን ካጓደኞቼ ጋር ከሚመለከተው አካል ጋር ለመለዋወጥ እጠቀማለሁ። ኤክሴልን እጠቀማለሁ ማክሮሶፍት ዎርድን እጠቀማለሁ። በአይናንስን እጠቀማለሁ ብዙ እንትኖች አሉ ስለዚህ በዋናነት ግን ፕሌይ ስቶርን እና ቴሌግራምን በስፋት እጠቀማለሁ

በቤተሰብዎ ምን አይነት በዓላት ታከብራላችሁ? ይታወቃል በቤተሰብ ውስጥ ሃማኖታዊ በዓላቶች በስፋት የምናከብራቸው ሃማኖታዊ በዓላቶች ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሚከበሩ አበይት በዓላቶች አሉ። የጌታ በዓላት አሉ የማርያም በዓላት አሉ የሚካኤል በዓላት አሉ የቅዱስ ገብርኤል መዓላት አሉ። ከነዛ ከነዛ አንፃር አብዛኞቹ ሃይማኖታዊ በዓላቶች የሚከበሩ እናቸው በእኛ ቤተሰብ ውስጥ። የጌታ ልደት ይከበራል ትንሳኤው ይከበራል ቦሄ ብርሃነ መልኩት የተገለጠበት ይከበራል። መስቀለ እየሱስ ይከበራል። የእመቤታችን አስራቷን እናከብራለን ያረፈችበትን እናከብራለን ትንሳኤዋን እናከብራለን። ልደቷን እናከብራለን በጣም ብዙ የቅዱስ ሚካኤል ህዳር አስራ ሁለት እናከብራለን የታህሳስ ገብርኤል እናከብራለን ጥር ሃያ አንድ እንድናከብራለን። ብዙ አበይት በዓላቶች ይኖራሉ በኢትዮጵያ ኦርቶዶክስ ተዋህዶ እንደ ቤተሰብም የነዚህን ሃይማኖታዊ በዓላቶች እናከብራለን

ስለ ቤተሰብህ ንገረኝ? ቤተሰብ በጣም ሰፊ ቤተሰብ ውስጥ ያደኩ ሰው ነኝ። ስድስት እህቶችና አንድ ወድም አለኝ። እናትና አባቴ ጋር እስከ አስራ ሶስት አስራ አራት አመት አድጌያለሁ። ከዛ በኋላ በትምህርት ምክንያት ከቤተሰብ ርቄ እኖራለሁኝ። አሁን ደግሞ ቤተሰብ መስርቼ ትዳር መስርቼ ልጆችን ወልጄ ከባለቤቴ ጋር በፍቅር በመተሳሰብ በመከባበር አብሬ እየኖርኩኝ ነው። ቤተሰቦቼ ግን ትልቅ ቤተሰብ የሚባሉ ናቸው በአካባቢው ላይ በጣም ተከባሪ አክብሮት ያላቸው። በጣም በሰው ዘንድ መወደድና ያተረፉ ቤተሰቦች አሉኝ። ሰዎች ነኝ እና ከትልቅ ቤተሰብ ውስጥ የተገኘው ልጅ ነኝ።

የስራ ትግ ግምገማ ትደረጋለህ? አዎ ሂደቱን ጠብቆ ወቅቱን ጠብቆ ቢያንስ በአመት ሶስት ጊዜ የስራ ግምግማዎችን እናደርጋለን። አንድ በሱፐር ቪዥኑ አማካኝነት ይደረጋል። ሁለት በጓደኞቼ ወይም የእርስ በእርስ ግምገማ የሚባል አለ እሱን እንገመግማለን። ሶስተኛ ደግሞ በቀጣይ የትምህርት ቤቱ አስተዳደር አካላት ከሱፐር ቪዥን ባለሙያው ጋር አንድ ላይ በመሆን የስራ ገምገማ ያደርጋሉ ግብረ መልስ እንወስዳለን። በጠንካሬ የሚታዩ ጎኖችን አነሱልኛል እነሱን አክሴብት አደርጋለሁ። በድክመት የታዩ ሀሳቦችም ይነሳሉ እነሱ ላይ ውይይት እናድርግና ቀጣይ መታረም ያለባቸውን ሀሳቦች እንደ ህይስት ተቀብለን ስራችንን በተሳለተ ሁኔታ እናሳልጣለን

ጢም ታቆያለህ። በወር አንዴ ነው ፀጉሬን ስስተካከል የምስተካከለው በርግጥ ሁለት ጊዜ መስተካከል ሊጠበቅበት ይችላል። እኔ ቦታ አልሰጠውም ጊዜ ስለማላገኝ። በስራ ምክንያት ወደዛ ወደዚህ ስለምል በዛ ላይ ደግሞ ህፃን ልጅ ስላለች እስዋን መንከባከብ ስላለብኝ ከስራ መልስ ከዛ ከዛ አንፃር በወር አንድ ጊዜ ፀጉሬን ስስተካከል አብሬ ጤሜንም እስተካከላለሁኝ። ስለዚህ ይሄ ማቆየት ከተባለ አዎ ይቆያል። ግን አሉ ብዙ ሰዎች ጺማቸውን ቅርጽ ብቻ በማሰራት እንዲያድግላቸው የሚፈልጉ ሰዎች አሉ። እኔ ግን አብሬ ስስታክል ሙሉ በሙሉ አብሬ እስተካከላለሁ

ለምን ያህል ጊዜ በዚህ ስራ ሰርተሃል? በአሁን የሰራሁበት ባለው የስራ ሙያ ከሆነ ወደ አስራ ሰባት አመት የስራ ድምድ አገልግሎት አለኝ። አሁን እዚህ ባለው ኦንላይን ስራ ላይ። ሳይለንሶ ላይ ከሆነ ግን ገና ይሄ የመጀመሪያዬ ነው። በርግጥ በጂኒያ የሚባል በፕላትፎርሙ ላይ አንድ ጊዜ ስራ የመስራት እድሉን አጋጥሞኛል። በምህርነት ሙያ ግን ለአሥራ ሰባት አመት የስራ ልምድ አለኝ

የምትወደው ሽታ ምንድነው? አብዛኛው ሰው እንደሚወደው የአበባ ሽታን በጣም አድናቂ ነኝ። በተለይ የጥቅምት ወር የአበባ ወቅት እንደመሆኑ መጠን የጽጌ ዘመን እንደመሆኑ መጠን። የእጽዋቶች አበባ ሽታ በጣም ልዩ ስሜት ከሚሰጡ ሽታዎች ውስጥ አንዱ ነው። ከዛ ውጪ ደግሞ በጣም የሚወደዱ ሽቶዎች አሉ በፋብሪካ የተቀመሙ የተመረቱ እነሱ ሽቶዎችንም ካገኘሁኝ እነሱ ማሸት ደስ ይለኛል። በዋናነት ግን የአበባ ሽታን እመርጣለሁ።

አካባቢው ገበያ እንዴት ነው? አካባቢያችን ላይ ብዙ የገበያ ሁኔታዎች አሉ። በተለምደው ጉሊት እየተባሉ የሚጠራ የገበያ ሁኔታ አለ። አሁን ደግሞ እሁድ ገበያ እየተባለ የሰንበት ገበያዎች አሉ የተለያዩ። የፋብሪካ ጥሬ እቃዎችና የተለያዩ የመመገቢያ ወይም የምግብ እህሎች አትክልቶች ፍራፍሬዎች በእሁድ ገበያ ላይ በስፋት እየተለመዱ መጥተዋል የተወሰነ የዋጋ ቅናሽ ተደርጎባቸው ማለት ነው። ከዛ ውጪ ግን እንደተለመደው አካባቢያችን ላይ የተለያዩ ሱቃ ሱቆች አሉ የሸቀጣ ሽቀጥ ሱቅ የዘወተሩበት የምግብ ቤቶች ይኖራሉ። እነዚህ እነዚህች በሙሉ ገበያ ስለሆነ እነዚህች ይኖራሉ ግን በዋነነት ገበያ ከተባለ የጉሊት ገበያ በስፋት ይጠቀሳል።

ቤትህን እንዴት ታስውባለህ? ቤቴን ያው በዓል ሲመጣ በተቻለ መጠን የቀለበት እድሳት በማድረግ የተወሰኑ አበባዎችን በመግዛት ምንጣፎችን በመቀየር ሶፋ በተቻለ መጠን ደረጃውን የጠበቀ ሶፋ እንዲሆን በማድረግ የአልባሳትን በመቀየር የመሳሰሉትን ነገሮች በማድረግ የቤቴን ውበት እንዲጠበቅ ለማድረግ ጥረት አደርጋለሁ

ይቅርታ መጠየቅ ቀላል ነው እንደሁኔታ ይወሰናል። እውነት ለመናገር ይቅርታ መጠየቅ እፎይታን ከሚሰጡ ነገሮች ውስጥ ይመደባል ማለት በጣም የልብን እረፍት ከሚሰጡ ነገሮች ውስጥ አንድ ሰው አጥፍቶ ለጥፋቱ ይቅርታ መጠየቅ ነው። ስለዚህ ይቅርታ መጠየቅ አዳጋች ሊሆን ይችል ይሆናል ሰው ጥፋቱን ማመን ይጠበቅበታል ይቅርታ ለመጠየቅ ባያጠፋም እንኳን የሌላት ጥፋትም እንኳን ቢሆን ሰፊ ልብ ያለው ቻይ ለይቅርታ ትልቅ ቦታ አለው ሰው መሆኑን መቻል አለበት። ቀላል ባይሆንም ይቅርታ መጠየቅ ግን የሰውን እረፍት ከሚሰጡ ነገሮች ውስጥ አንደኛው ይቅርታ መጠየቅ ነው

በመስመር ላይ ቪዲዮ ትመለከታለህ ወይ? ረጅም አመት በፊት ቤቴ ውስጥ ቴሌቪዥን ባልነበረበት ሰዓቱ ላይ በተለይ የሃይስኮል ተማሪ በነበርንበት ሰዓት ላይ መንገድ ላይ የተወሰኑ ቪዲዮዎች ይለቀቁ ነበር በተለይ ሃይማኖታዊ ይዘት ያላቸው ቪዲዮዎች ይለቀቁ ስለነበረ ያኔ ከሃያ አመት በፊት አካባቢ ላይ አይ ነበር። አሁን ላይ ግን መስመር ላይ ቁጭ ብዬ ቪዲዮዎችን አላመለከትም

ቡና መፍጨት ታውቃለህ? አዎ። ማለት በትንንሽ ማሽኖች የቤት ውስጥ በምንጠቀማቸው የቡና መፍጫ ማሽኖች አማካኝነት። ቡና ተጠቃሚ ባልሆንም እንኳን ቡና። ከቆሎ በኋላ ይሄን ፍጭልኝ ምናምን ሲሉኝ እነሱ እነሱ ነገሮችን አደርጋለሁ በመፍጨ በቡና መፍጨት እችላለሁ። ያን ያህል ከባጣም ከባድ የሚባልም አይደለም

ከስራ ሰዓት በኋላ ትሰራለህ? የሚሰራ ካገኘሁኝ በደንብ እሰራለሁ ምክንያቱም ገበዬን ማሳደግ እፈልጋለሁ። የቤተሰብ ሀላፊነት አለብኝ የተወሰነ እዳዎች አሉብኝ እነሱን መቀናነስ እፈልጋለሁኝ። ከዛ ከዛ አንፃር የሚሰራ ስራ ካገኘሁኝ እሰራለሁኝ። ተማሪዎችን ከስራ ሰዓት በኋላ አስጠናለሁ። ኦላን ላይ ስራዎች ካገኘሁኝ እነዚህሁ እሞካክራለሁኝ። ስለዚህ ስራ ካገኘኝ እሰራለሁ

በልጅነት የምትወደው ጨዋታ ምን ነበረ? በልጅነት ብዙ ጨዋታዎችን ተጫውተናል ከጓደኞቼ ጋር በሆን ሌባና ፖሊስ ተጫውተናል አባሮሽ ተጫውተናል። ዲሞር ተጫውተናል ኳስ ተጫውተናል ሩጫ ተጫውተናል። ብዙ ጨዋታዎች ዋና ተጫውተናል። ግን በብዛት አብዝቼ የምጫወተው የነበረው እግር ኳስን በጣም አብዝቼ እጫወት ነበር። ረጅም ጊዜ ልጄ ሆኜ በብዛት ከተጫወትኳቸው እና በጣም ከምወደው ጨዋታዎች ውስጥ እግር ኳስን አብዝቼ እና አብልጬ እወዳለሁ

የበጎ አድራጎት ስራ ሰርተህ ታውቃለህ ወይ? በጎ አድራጎት እውነት ለመናገር በግል እንደዚህ አቅም የፈቀደውን ማድረጋቸውስ አድራጎቶች አሉ። የተቸገሩ ሰዎችን አይቼ ማለፍ አልፈልግም አቅም የፈቀደውን ነገር ለማድረግ እሞክራለሁ አግዛለሁኝ። በማህበር ውስጥ ተደራጅተው የሚሰሩ ስራዎችን ግን ሰርቼ አላውቅም። አሁን ላይ በሀገራችን በተለይ በከተማችን ብዙ በጎ አድራጎት ማህበራት አሉ። እነሱ በየጊዜው ማስታወቂያ እያስነጋሩ እባካችሁ መጥታችሁ አቅማችሁ የፈቀደውን ይላሉ። በማህበር ውስጥ ግን ታቅፌ አላውቅም በግል ግን ማድረግ እምችለውን ሁሉ አደርጋለሁኝ።

በበጋ ወቅት ምን ታደርጋለህ? ምንም የሚደረግ ነገር የለም መደበኛ ስራ ነው የምንቀጥለው። ምክንያቱም የኛ እኔ እየሰራሁት ያለው የስራ ሙያ ከመስከረም ጀምሮ እስከ ሳኔ የመጨረሻ አካባቢ ድረስ የሚሰራ እንደመሆኑ መጠን ሌላ ስራዎችን የመስራት እድሉን አይሰጠንም። እንደተባለው ከስራ ሰዓት ውጪ ያሉ ስራዎችን ከማድረግ ውጪ ማለት ነው። እንጂ የተለየ ስራ በበጋ ወቅት የሚደረግ ምንም ነገር የለም። በቃ ይታወቃል ያው የተለያዩ ክብረ በዓለቶች የሚደረጉበት ወቅት እንደመሆኑ መጠን እና ለእናሱ ለእናሱ የተለያዩ ዝግጅቶች ይደር ልንዘጋጅ። አቤት ማስ

ቤትሰብ ምን ያህል ጊዜ ይሰባሰባል? ያው እንደተለመደው እዛም እዚህ ስለምንኖር ረጅም ርቀት ስለሆነ መካከላችን አለን በዓል ጠብቀን ነው የምንሰራው የምንሰባሰበው ምናልባት በአመት አንድ ጊዜ ወይም በአመት ሁለት ጊዜ ልንገናኝ እንችላለን ከዛ ውጪ ግን መገናኘት እድላችን በጣም ጠባብ ነው በጣም የተለየ ሁኔታ ካልተፈጠረ በቀር ምንሰባሰብበት እድል በጣም ጠባብ ነው

የስራ ምኞቶች ምንድን ናቸው? አሁን ላይ የግል የራሴ የምለው ስራ ብሰራ ደስ ይለኛል። በተለይ ኮፊ ሀውስ እና ሬስቶራንት ነገር ቢኖረኝ በጣም እመኛለሁኝ። ድሮ ግን ያው እንደማንኛውም የኢትዮጵያዊ ተምረን የመንግስት ሰራተኛ መሆን የቢሮ ሰራተኛ መሆን ነበር የምንመኘው። አሁን ግን የግል ስራ የተሻለ ነው። አንደኛ ከገንዘብ አንፃር ሁለተኛ ደግሞ ከጊዜም ከ ከገንዘብ ነጻነትም አንፃር አሁን መንግስት ሰራተኝነት በጣም ቅጥረኛ እና ባሪያ መሆን ማለት ነው። ስለዚህ የግል ድርጅቶች ቢኖሩኝ የግል ስራዎች ቢኖሩኝ ብዙ ገንዘብ ማግኝባቸው የስራ ተለያዩ ስራ ምንጮች ቢኖሩኝ እመርጣለሁ

በስራ ላይ ችግሮችን ትፈታለህ? አዎ በጣም ወሳኝ የሚባሉ ከስራ ጋር ተያያዥ የሆኑ ችግሮች ካጋጠሙ ከሚመለከተው የስራ ሀላፊዎች ጋር በመገናኘት እና በመነጋገር አስፈላጊ የሚባለውን እርምጃ በመውሰድ ችግሮችን ለመፍታት ጥረት እናደርጋለን። ምንችለውን እናደርጋለን ምክንያቱም ስራ ላይ ችግሮች ይኖራሉ ያጋጥማሉ እነዛ ችግሮችን እንዴት አድርገን እንፈታለን የሚለው ነው ዋናው ቁም ነገሩ እና ከባለድርሻ አካላት ጋር በመነጋገር ችግሮችን ለመፍታት ጥረት እናደርጋለን።

"በስራ ጊዜ እረፍት ታደርጋለህ ወይ?" ያው መደበኛ የሆነ የእረፍት ሰዓት እና የምሳ ሰዓት አለ፤ እረፍት ከተባለ ማለት ነው። ከዛ ውጪ ግን ስራችንን ቀጣይነት ያለው ስለሆነ፤ በተከታታይነት ሊሰሩ የሚችሉ ስራዎች ስለሆኑ የምንሰራው፤ እረፍት የለንም ማለት እንችላለን። የሆነ ሰዓት ጠብቆ ግን እረፍት ይኖራል። በአመት አንድ ጊዜ የሚደረግ እረፍት አለ። ከዛ ውጪ ግን በስራ መሃል ላይ ግን እረፍት አይኖረንም። ስራውም እንደዛ ስለማይፈቅድ።

ወደ ስራ በሰአቱ ትደርሳለህ ወይ? ሰዓት አክባሪ ከሚባሉት ሰራተኞች መካከል የምመደብ ነኝ ስለዚህ ለረጅም አመታት ሰዓት በማክበሬ እታወቃለሁኝ። አሁን እንኳን ያው አልፎ አልፎ የተወሰኑ አንድ ሁለት ደቂቃዎች የመዘግየት ነገር ሊኖር ይችላል። አብዛኛው ጊዜ ግን ሰዓት አክባሪ ነኝ ማለት እችላለሁ ስለዚህ በሚትፈለግበት ሰዓት ላይ የስራ ቦታ ላይ እደርሳለሁኝ። ስለዚህ ሰዓት በጣም አክባሪ ከሚባሉ ሰዎች ውስጥ በመደብነኝ እና በስርዓቱ አክብራለሁ

በስራ ስንት ጥሪ ታደርጋለህ? እውነት ለመናገር ይሄ ጥያቄ ሀሳቡ አልገባኝም። ግን በተረዳሁት መልኩ ለመግለጽ ከፈለኩኝ የስልክ ጥሪዎቼን በስራ ላይ ያለው ከሆነ የስራው ባህሪም የስልክ ጥሪዎችን እንዳከናወን ስለማይፈቅድ በተቻለ የመጠን የስልክ ጥሪዎችን ላለማስተናገድ ጥረት አደርጋለሁኝ። አስቸኳይ ሁኔታ ካጋጠመኝና የምጠብቀው ስልክ ካለ ግን በሰአት በቀን ውስጥ አንድ ሁለት ስልክ ጥሪዎችን ላስተናግድ እችላለሁ። እንደዛ መሆን ነው ግን በተቻለ መጠን ጉዳዮችን ከስራ ሰዓት ውጪ ነው ማድረግ የምፈልገው

ዋይፋይ ትጠቀማለህ ወይ? በሚገባ እጠቀማለሁ። ካለፉት ሁለት አመታት ወደዚህ ዋይፋይ በደንብ እጠቀማለሁ። ምክንያቱም ወጪ በጣም ቅናሽ ነው እዛ ላይ ደግሞ በተለያዩ ነገሮችን አሁን ላይ ዲጂታል የሆኑ ነገሮችን ለመስራትም ማህበራዊ ሚዲያውንም መከታተልም ለተዝናኖትም የወፋ አገልግሎትን አሁን ላይ በደንብ እጠቀማለሁኝ። ለደቂቃዎች ወይም ለሰአታት እንኳን ቢቋረጥ በጣም ድብርት ውስጥ ወይ ዱካክ ውስጥ ነው የሚከተን እና ምክንያቱም በጣም ተለምዷል። ገንዘቡም ቅናሽ ነው እውነት ለመናገር ከወርሃዊ በስልክ ከምናወጣ ወጪ እና ለዋይፋ አገልግሎት ከምንጠቀመው ወጭ አንፃር ስናየው በጣም መጠነኛ ተስማሚ የሚባል የዋጋ ስላለው ዋይፋይ በደንብ እጠቀማለሁ።

የስራ ጊዜ ገደብ ታስተካክላለህ? በሚወጣልኝ የስራ ጊዜ ገደብ መሰረት ስለምንሰራ የማስተካከል እድሉ ጠባብ ነው። ነገር ግን ከስራ ሰዓት ውጭ ባለው የስራ ጊዜ ከአሰሪዎቼ ጋር ተነጋግረን አመቻችተን ስለሆነ የምናደርገው ምናልባት የማይመችበት የስራ ሁኔታ ካጋጠመኝ ግን የስራ ጊዜ ገደቤን ላስተካክል እሞክራለሁኝ። ተቀያሪ ጊዜ ገደብ በመፍጠር ያንን የቀረሁባቸውን ጊዜዎች ለማካካስ ጥረት አደርጋለሁ። ስለዚህ መደበኛ የስራ ጊዜ ባይሆንም ከስራ ሰዓት ውጪ ያለው የስራ ጊዜውን ግን የሰዓት ገደብ ለማስተካከል ጥረት አደርጋለሁ

በደን ቋንቋ ታምናለህ? ጥያቄው ሀሳቡ ግልጽ አይደለም ቋንቋ ግን መግባቢያ ነው ሀሳብን መግለጫ ከሰዎች ጋር ለመነጋገር፣ ሀሳባችንን መግለጽ፣ ለመግባባት፣ ለስራ ቋንቋዎችን ልንጠቀም እንችላለን ከዛ የዘለለ ግን ቋንቋ ከመግባቢያነቱ የዘለለ ከማስተማሪያነቱ የዘለለ መልስ ከማስተላለፊያነቱ የዘለለ ሌላ ትርጉም አለው ብዬ አላስብም። ምናልባት አሁን ፖለቲካዊ አጀንዳዎች ፖለቲካዊ ኢሺች ከቋንቋ ጋር ተያይዘው ሊነሱ ይችላሉ ይሄ የሰዎችን ሀሳብ ማስቀየሪያ ካልሆነ በቀር ዋናው አላማው ቋንቋ መልእክት ማስተላለፊያና መግባቢያ ነው ስለዚህ በቋንቋ በመግባቢያነቱ አምናለሁ።

ቃልህን ትጠብቃለህ ወይ? በተቻለኝ አቅም በተቻለኝ መጠን ቃሌን ለመጠበቅ ጥረት አደርጋለሁ። በሀገራችን የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። ይሄ ብሄል በጣም ትልቅ ትርጉም ያለው ነው አንድ ሰው ማድረግ የሚችለውን ነገር ቃል ሊገባ ይችላል። ያንን ቃል ጠብቆ ተግባራዊ ማድረግ ደግሞ የሰውየው ማንነት የሚለካበት በሄ ስለሆነ ማደርገውን ነገር ቃል እገባለሁ። የማላደርገውን ነገር ግን ቃል ላለመግባት ጥረት አደርጋለሁ። ቃል ከገባሁኝ ያንን የገባሁትን ቃል ግን በተቻለኝ መጠን ለመፈጸም ጥረት አደርጋለሁኝ።

ወተት ትጠጣለህ? ወተት አሁን ላይ እንኳን አልጠጣም ምክንያቱም አሁን ላይ ያሉ ወተቶች የታሸገ ወተቶች ናቸው፣ ፓስቸራይዝድ የሆኑ ወተቶች ናቸው። እኔ ደግሞ ወተት የለመድኩት በልጅነቴ ብዙ ከብቶች ያሉበት ቤተሰብ ስላደኩኝ ወተት በደንብ እጠቀም ነበረ። ወተት አልበን እንጠጣለን፣ እርግጠን እንጠጣለን፣ አይብ ሰርተን እንመገባለን። ከወተት ጋር በጣም ጥብቅ ቁርኝነት ነበረኝ አሁን ግን ያንን ነገር ከተማ ላይ እንዲህ እየኖርኩኝ ስለሆነ ያን ነገር ማድረግ አልችልም።

ምን አይነት ቦርሳ ትጠቀማለህ? እንደየሁኔታው ነው የሚወሰነው እለት በእለት የምጠቀማት የምሳ እቃ ማያዣ ቦርሳ አለችኝ። ከከተማ ወጣ ስል ደግሞ። አንድ ሶስት አራት ልብሶች የቅያሪ ልብሶችን ማያዝ የሚያስችል አንድ ሁለት ቦርሳዎች አሉኝ የጨርቅ ቦርሳ አለኝ የቆዳ ቦርሳ አለኝ። ለዚህ የምጠቀምበት ሁኔታ ይወስነዋል እንጂ እለት በእለት ግን መዳበኛ የምትባል አንድ የምሳ እቃ ማያዣ ቦርሳ። እጠቀማለሁ

የዝናብ ውሃ ትሰበስባለህ ወይ? አስፈላጊ ሆኖ ሲገኝ እሰበስባለሁ በተለይ የመጠጥ ውሃ ወይም የቧንቧ ውሃ በማናገኝበት አጋጣሚዎች ቀናቶች አሉ በሳምንት ሶስት ቀን ይመጣል የዘነ የቧንቧ ውሃ በዚህ በዛ መሃል የቧንቧ የሚያልቅብን አይነት ነገር ከሆነ ለልብስ ማጠቢያ ለቃ ማጠቢያ እና እንደዚሁ ለማጽጃነት የምንጠቀማቸውን የውሃ መጠን የምናገኘው ከዝናብ ስለሆነ በተለይ ክረምት በሚገባበት ሰዓት ላይ የዝናብ ዉሃ እንሰበስባለን በጋ ላይ ያው ዝናብ ስለሌለ አንጠቀምም።

በመስመር ላይ ትማራለህ ወይ? አልፎ አልፎ እማራለሁ። ሙያ ነክ ነገሮችን፤ ቪዲዮ ኤዲቲንግ፤ ግራፊክ ዲዛይን፤ ግራፊክ ዲዛይን እንኳን ብዙ አልተማርኩትም፤ ቪዲዮ ኤዲቲንግ ግን በተሻለ መጠን ካፕ ከተለያየ ለመማር ሞክሬያለሁ። ካንቫ ላይ ለመማር ሞክሬያለሁ፤ የዳታ አናላይሲስ ኮርሶችን በተወሰነ መልኩ ለመውሰድ ሞክሬያለሁ። ስለዚህ ያው መጠኑ አነስተኛ ቢሆንም በመስመር ላይ በኦንላይን ላይ የተለያዩ ትምህርቶችን ለመማር ጥረት አታድርጊያለህ።

ስማርት ስልክ ትጠቀማለህ ወይ? አሁን እየተጠቀምኩበት ያለው ስልክ ስማርት ስልክ ነው። ከዚህ በፊትም እንደዚሁ፤ ስማርት ፎንን እንጠቀማለን። በተለያየ አጋጣሚ ሊጠፋ ይችላል፤ ሊበላሽ ይችላል፤ ከዛ አንፃር ስልኮች ልንቀያይር እንችላለን፤ ብራንድ ልንቀይር እንችላለን፤ አሁን ላይ የምጠቀመው ኤፍ አስራ ስድስት የሚባል የሳምሰንግ ኩባንያ ያመረተውን የሳምሰንግ ጋላክሲ ምርት ነው። እና ስማርት ፎኖችን እንጠቀማለን፤ ጊዜው የሚፈቅደውም ስራዎችንም ለመስራት የሚረዳውም፤ እንደዛ ስለሆነ አሁን ላይ አብዛኛው ሰው ስማርት ፎን ይጠቀማል እኔም ተጠቃሚ ነኝ።

የምትወደው መክሰስ ምንድ ነው? ፓስታ በአትክልት ቢሆን እመርጣለሁ ከተገኘ ማለት ነው። ያለበለዚያ ግን ቀለል ያለ መክሰሶችን ነው የምጠቀመው። ምናልባት ዳቦ በሳንድዊች ልጠቀም እችላለሁ። ዳቦ በለውዝ ቀብቼ ልጠቀም እችላለሁ። ቀለል ያሉ እክሰሶችን እጠቀማለሁ ካገኘሁ

ብዙ ትንሽ ሳለህ ሀሳቡ ግልጽ አይደለም ግን ብዙ ትነሻናለህ ወይ? የሚል ከሆነ ውሃ አብዝቼ የምጠቀምበት ሰዓት ከሆነ ለደቂቃዎች እንኳን ሽንት መቆጣጠር አልችልም። እና ብዙ ከጠጣሁኝ ብዙ ሸናለሁ። ውሃ ካልጠጣሁኝ ግን እሄንያክል ምናልባት በቀን ሁለት ጊዜ ምናምን ልሸና እችላለሁ፤ እንጂ ብዙ ሽንት የሜሸና አይደለውም ውሃ ከጠጣውኝ ግን በየተወሰነ የደቂቃዎች ልዩነት ሽንት መሽናት ግዴታ ነው።

"ስልክህን ምን ያክል ጊዜ ትሞላለህ?" ካርድ ከሆነ፤ በወር ቢያንስ ሁለት ጊዜ እሞላለሁ። ለስልክ አገልግሎት የሚውል ጥሪ ማለት ነው። ከዛ በተጨማሪ ደግሞ ከቤት ውጪ በምሆንበት ሰዓት ላይ አንዳንድ ስራዎችን ለመስራት መረጃዎችን ለማየት ይጠቅመኝ ዘንድ፤ የኢንተርኔት ዳታ አገልግሎት እጠቀማለሁኝ። እና በወር ሁለት ጊዜ እጠቀማለሁ፤ እሞላለሁ ስልክ።

ታሪክ መንገር ትወዳለህ? በጣም ደስ ከሚሉኝ ነገሮች ውስጥ አንዱ በተለይ የኢትዮጵያ ታሪክ ላይ የተወሰኑ ያነበብኳቸው ታሪኮች አሉ እና እነሱን ባገኘሁት አጋጣሚ ብናገራቸው ባወሳቸው ደስ ይለኛል። ስለዚህ ታሪክ መናገር ትወዳለህ በጣም ታሪክ መናገር እወዳለሁ። ራሴ ያሳለፍኳቸው ታሪኮችንም ቢሆን ለሰዎች ሳጋራ ሳጫውት ደስ የሚል ስሜትን ይፈጥርልኛል እና ታሪክ ሆና ገር እወዳለሁ።

የቤት እንስሳ አለህ? አሁን ላይ አንድ ውሻ አለኝ። በራሴ የማሳደገው አንድ ሺህ አለኝ። ቤተሰቦቼ ጋር እያለሁኝ ወይ ደግሞ በጣም ብዙ ከብቶች ላሞዎች ፍየሎችን እናረባ ስለነበረ ከእነሱ ጋር የማዋል የማደር እድሉ ነበረኝ እና በጣም ከሚወደዱ እንሳቶች ውስጥ ላምቦች ከብቶች በጣም ተጠቃሽ ናቸው። ውሻም ነበረን ድመቶችም ነበሩ አህዮችም ነበሩን፣ በጣም ብዙ የቤት ትንሳሽ ነበሩን። አሁን ላይ ደግሞ ውሻ የቤት እንስሳ ስለሆነ ውሻ አሳድጋለሁኝ አንድ ውሻ አለኝ።

እህል መፍጨት ታውቃለህ እህል ድሮ ድሮ ልጅ እያለሁ ከቤተሰቦቹ ጋር እያለሁኝ። የተወሰኑ ጥራጥሬዎችን በ ባህላዊ በሆኑ በወፍጮ በድንጋይ ወፍጮ ይፈጩት ስለነበረ እሱን በሱ የተወሰነ እሞክራለሁኝ። ከዛ ውጪ ግን አሁን በዘመናዊ መልክ በወፍጮ ቤት ግን ወፍጮ ቤት ገብቼ እህሕ ፈጨቼ አላውቅም

ገንዘብ ትቆጥባለህ? ገንዘብ ከወርሃዊ ወጪዎች የተረፈኝ ገንዘብ ካለ እቆጥባለሁ። እውነት ለመናገር አሁን ላይ ግን ከወር ወጪ የዘለለ ገንዘብ አገኛለሁ ብዬ አላስብም ማለት ነው። እያንዳንዱን ወርሃዊ ወጪ በእቅድ ነው በበጀት ነው የማስተዳድረው። ስለዚህ የማገኛትን ገንዘብ በዚህ በዚህ በዚህ ምክንያት አወጣለሁኝ ብዬ እቅድ አወጣለሁኝ። ልክ ደሞዝ እንደተቀበልኩኝ ያንን አወጣለሁ እጄ ላይ ምንም ሳንቲም አይቀርም ማለት ነው። ስለዚህ ስለሌለኝ መቆጠብ አልችልም። ከዛ የዘለለ ገቢ የማገኝበት አጋጣሚው ካለ ግን ያቺን እንደዛ ለመቆጠብ ጥረት አረጋለሁ።

የቀን መቁጠሪያ ትጠቀማለህ? ካለንደር ስልኬ ላይ አለ በአፕሊኬሽን ደረጃ ይሄን ብዙ ጊዜ እሱን አልጠቀም። የኢትዮጵያ ዘመን አቆጣጠር የየእለቱን ቀን ስለማውቅ እንትን አይደለም ከዛ ውጪ ግን። የፈረንጆችን ቀን አቆጣጠር ለማየት ደግሞ ለማወቅ ስልኬ ላይ ስልኬ በራሱ በፍሬንጆች ስቃይ ስለሚቆጥር እሱን እጠቀማለሁ። እንጂ በአፕሊኬሽን ደረጃ ያለውን የሰቀን መቁጠሪያ ግን አልጠቀምም

ሹሩባ መስፋት ትችላለህ? እረ በፍጹም ወንድ እንደመሆኔ መጠን የፀጉር ሙያ የሴቶች የወበት ሳሎን ሙያም ትምርቱ ስለሌለኝ ሞክሬው አላውቅም። ምናልባት ሞከርኩ ከተባለ የህፃናትን ዝም ብዬ ለመፍታት እና እንትን ለማለት ያክል እሱን ሞክሬያለሁ ግን መስፋት እችላለሁ ብዬ መናገር አልችልም ምክንያቱም ስለማልችል ማለት ነው።

ጊዜህን በደንብ ታስተዳድራለህ በሚገባ ጠዋት ስነሳ ዛሬ ምን ማድረግ እንዳለብኝ? የጠዋት እቅድ አለኝ ስለዚህ ጠዋት ተነስቼ እቅሬን አዘጋጃለሁኝ ይሄን ይሄን ይሄን አደርጋለሁ ብዬ አቅዳለሁ። ባቀድኩት እቅድ ስራት ወደ ስራ እገባለሁኝ ስራዬን በተገቢ ሰው ሁኔታ ባቀድኩት እቅድ መሰረት ስራዬን አስተዳድራለሁ ወይም እመራለሁ። ለዚህ ጊዜም በአግባቡ ማኔጅ አደርጋለሁ

ምን የቤት እቃዎች ትጠቀማለህ ለሚለው ጥያቄ? እቤት ውስጥ ብዙ እቃዎች አሉ። ለምግብ ማብሳይነት የምንጠቀማቸው ቁሳቁሶች አሉ። ለመዝናኛነት የምንጠቀማቸው ቴሌቪዥን ኮምፒውተር የምሳሰሉት እቃዎች አሉ። ለመተኛትም የሆነ ስፍራሽና አልጋ አለ። ለመቀመጫነት የሚያገለግሉ ደረቅ ወንበሮች አሉ ሶፋ ትልቅ ሶፋ አለ። ለዚህ ብዙ አይነታቸው ብዙ ስለሆነ አጠቃላይ ግን ብዙ የቤት እቃዎችን እንጠቀማለን

አዎ? የህዝብ ማመላለሻ ትጠቀማለህ ወይ አዎ ም ጠቀመው በህዝብ ማመላለሻ ትራንስፖርት ነው። ምክንያቱም አንደኛ የግል መኪና የለኝም። ሁለተኛ ደግሞ የግል መኪና እንከራይ እንኳን ቢባል አሁን ላይ በጣም ውድ በመሆናቸው የተነሳ። በተቻለ መጠን የህዝብ ማመለሻ ትራንስፖርትን አግባቡን ለመጠቀም ጥረት አደርጋለሁ። የመንግስት የህዝብ ማመለሻ አለ። የግል በድርጅት የተደራጁ የታክሲ አገልግሎት የሚሰጡ የህዝብ ማመለሻ ትራስፖርቶች አሉ እነሱን እጠቀማል

ሰዎችን እንዴት ታስተዋውቃለህ? ያው ሁኔታዎች ይዎስኑታል ምናልባት ተማሪዎች ጋ ገብተን አዲስ ሰው ለማስተዋወቅ ከሆነ ሰላምታን ሰጥተን የሰውየውን ማንነት ኣስተዋዊቄ እንዲ ተዋወቁ ለማድረግ ጥረት አደርጋለሁኝ ጋደኛ ለጋደኛ ከሆነ ግን ሰላም እንዲባባሉ አድርጌ የሁለታቸውን ስም ታራ በ ታራ ለጋደኞቸቾቼ በመናገር እንዲ ተዋወቁ አደርጋለሁ ማለት ነው።

አዳዲስ የስራ ግንኙነቶች ትፈጥራለህ? አጋጣሚዎች ከተፈጠሩ አዎ አዳዲስ የስራ ግንኙነቶችን ከሚፈጥሩ ሰዎች ጋር የቅርብ ግንኙነት ለማድረግ ጥረት አደርጋለሁ። እመክራለሁ እወያያለሁ። ትርፍና ኪሳራዉን ጥቅም እና ጉዳቱን በደብ ለይቶ ለማዉጣት ጥረት አደርጋለሁ። ስለዚህ ያስኬደኛል የምላቸዉን የስራ ግንኙነቶች ሁሉ ለመፍጠር ጥረት አደርጋለሁ

ሌሎችን መርዳት ትወዳለህ? በጣም ከምወዳቸውና ማድረግ ብችል ብዬ ከምመኛቸው ነገሮች ውስጥ አንዱ ሰዋችን ማገዝ ነው። አቅሜ በፈቀደው በሀሳብም በንዘብም በጉልበትም ሰዋችን መርዳት ብችል በጣም ደስተኛ እሆናለሁ ውስጤን ሰላም ይፈጥርልኛል ሰላም ይሰጠኛል። ሀሴት አደርጋለሁ እረካለሁ በራሴ በራሴ ፕራውድ አደርጋለሁ መርዳት ከቻልኩ ማለት ነው። ማድረግ ባለመቻሌ ደግሞ በጣም እናደዳለሁ እበሳጫለሁኝ

አወንታዊ አስተያየት ተቀብለክ ታውቃለክ አዎ በጣም ብዙ ጊዜ። በተለያዩ አጋታሚዎችህ ከስራ ጋር ተያያዝ የሆኑ። አወንታዊ አስተያየቶች ከተማሪዎችህም ከ አጋዝ ባለሞያዎችህም እንደዚሁም ደግሞ ግምገማ ባለሞያዎችህም ሀሳቦችን እንከበላለን እና ብዙ አወንታዊ አስተያየቶችግ ይደርሱኛል። እነሱንም አችቸፕት በማረግ ከታይነት እንዲኖራችሁው ትረት አረጋለው

በሰአት የምትደርስ ሰው ነህ? አዎ ሰዓት አክባሪ ከሚባሉት ሰዎች ውስጥ እመደባለሁኝ። በተቻለ መጠን በተናገርኩት ሰዓት ላይ በተያዝነው ቀጠሮ ሰዓት መሰረት። የተባለበት ቦታ ላይ ለመድረስ ጥረት አደርጋለሁ። ቀድሜ ለመነሳት ጥረት አደርጋለሁ። አሁን ላይ ግን። ያለው የትራንስፖርት ሁኔታ የመንገድ መጨናነቅ በምንፈልገው ሰዓት ላይ መድረስ እንዳልችል አንዳንድ መሰናክሎች ሊፈጥሩ ይችላሉ። እንደዛም ሆኖ ግን በተቻለ መጠን በሰአት ለመድረስ ጥረት አደርጋለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር የሚያጋጥመኝ ከሆነ ለሚመለከተው ባለሙያ ተናግሬ ችግሩ እንዲፈታ ጥረት ለማድረ ሞክራለው። አማራጭ ከሌለ ምን ማድረግ አልችም ችግሩ እስከሚፈታ ድረስ በትግስት መጠበቅ ነው። ያለኝ አማራጭ ከዛ ውጪ ሌላ ነገር ማድረግ ስለማልችል ማለት ነው

የጠዋት እለታዊ ተግባራቹ ምንድን ነው? ያው ጠዋት አስራሁለት ሰዓት ወይም አስራሁል ተኩል አካባቢ ተነስቼ ፊቴን እታጠባለሁኝ ጾም ካልሆነ በተቻለኝ አቅም ያገኝሁትን ምግብ ለመመገብ ጥረት አደርጋለሁ። ምሳዬን እቋጥራለሁ ወደ ሰራ ቦታ እሄዳለሁኝ። ስራ ቦታ ገብቼ የእለት ስራዎችን አያለሁኝ። ቀጣይ ወደ ክላስ በመግባት ማስተማር የሚገባኝን እለታዊ የትምህርት መሳሪያዎችን ይዤ ወደ ማስተማሩ ስራ እገባለሁኝ ማለት ነው። የእለት ተእለት ስራዬ ይሄ ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ? አሁን ላይ በቋሚነት በወር አንድ ጊዜ ወደ ገበያ እንወጣለን የወር አስቤዛ አንድ ጊዜ ነው የምንሸምተው ከባለቤቴ ጋር በመሄድ። ስለዚህ በመደበኛነት በወር አንድ ጊዜ እሄዳለሁ። ምናልባት በመሃል የሚያልቁ ሁኔታዎች ከተፈጠሩ እንድ ከሱቅ ላይ የምንገዛቸው ነገሮች ይኖራሉ። ግን በዋናነት ገቢያ በወር አንድ ጊዜ ነው የምንወጣው

አዎ የመንገድህን ስም ታቃለህ የምመላለስበት ስለሆነ በደንብ በሚገባ አውቃለሁ። የሚሄድበትን ቦታ በሚገባ ለመረዳት ጥረት አደርጋለሁ እሞክራለሁ ካላወኩት እንኳን ሰው ጠይቄ የመንገዳችን አቅጣጫና ስም ለማወቅ ጥረት አደርጋለሁ። መደበኛነት የምመላለስበት መንገድ ግን አውቃለሁ። ለምሳሌ ከ ቤት ወደ መስሪያ ቤት በሚሄድበት ሰዓት ላይ ሁለት ጊዜ ታክሲዎችን እጠቀማለሁ። የመጀመሪያው ከራስ ደስታ ወደ ፒያሳ የሚያስኬደው መንገድ ያስኮ መንገድ አለ። ከዛ ደግሞ ከፒያሳ ወደ ጦር ሀይሎች አየር ጤና የሚያስኬድ መንገድ አለ። እነዚህ ሁለቱ ዋና አብይ የሚባሉ መስመሮች ናቸው እነዚህን እጠቀማለሁ። ከዛ ውጪ ግን ሌሎቹም የሚሄድባቸው አካባቢዎች ካሉም እንደዚሁ

መተግበሪያዎችን ታወርዳለህ ወይ አዎ በተለያየ አጋጣሚ በተለያየ አሁን እምጠቀምበትን ሳይለንሶወን። ገንዘብ መቀበያውን ሜታ ታክስን ባይናንስን ቴሌግራምን። ስለዚህ እንደየ አስፈላጊነታቸው በጣም ብዙ መተግበሪያዎችን አውርጄ ስልኬ ላይ እጠቀማለሁ። በበዛ ተደጋጋሚ ስለመተግበራቸው ማወርድባቸው አጋጣሚዎች አሉ

በመስኮት ጎን መቀመጥ ትወዳለህ? አዎ ረጅም ርቀት በምጓዝበት ሰዓት ላይ በተቻለኝ መጠን በመስኮት ጎን ብቀመጥደስ ይለኛል። እየከፈትኩኝ ንጹህ አየር እያየሁ እየሳኩኝ ከመስኮት ውጪ ያለውን ነገር እየተመለከትኩኝ ጉዞ ማድረግ በጣም እወዳለሁኝ። እና መስኮት አካባቢ ላይ መቀመጥ ምርጫዬ ነው።

ከደንበኞች ጋር ትገናኛለህ ወይ? የምገናኝባቸው አጋጣሚዎች አናሳ ናቸው ምናምን በዚህ ስራ ደንበኛ ከተባለ እኔ እንደ መምህር ከተማሪ ወላጆች ጋር የሆነች ይላል እሱም በተለያየ ሁኔታ ምናልባት የሰነገው አድርጉለት ካለባቸው እንደዚህ ለስራ በስራ ምክንያት ተማሪዎቻቸውን እንዳግዛቸው እንዳስጠናቸው የሚፈልጉበት አጋጣሚ ካለ በዛ በዛ ምክንያት ልንገናኝ እንችላለን እንጂ ከዛ ውጪ የስራ ባሕሪውም አይፈቅድም

ቀዝቃዛ አየር ሁኔታ ትወዳለህ ለሚለው ጥያቄ እውነት ለመናገር ቀዝቃዛ አየር ሁኔታ እንኳን አልወድም። በጣም ሞቀታማ የአየር ሁኔታም አልወድም ቀዝቃዛ የአየር ሁኔታም አልወድም። መካከለኛ ወይም ወይን አደጋ የሚባል አየር ሁኔታ ምርጫ ይሄ ነው። በጣም ሲቀዘቅዝም ብርዱን አልችልም። በጣም ሲሞቅም ከጤናማ አንፃር ከራስ ምታቱም አንፃር። የአየር ሁኔታ ይከብደኛል

በማታ በምን ሰዓት ትመገባለህ ማታ ከሁለት ሰዓት ጀምሮ ምግብ ካገኘሁኝ ብበላ ደስ ይለኛል። እውነት ለመናገር አሁን ከሰውነቴ ውፍረት ወይም ከብደት ኪሎ መጨመር ጋር ተያይዞ። ቀድሜ ወደ አንድ ሰዓት ተኩል አንድ ሰዓት አካባቢ ብመገብ ምርጫዬ ነው። ግን ብዙ ጊዜ ከስራ ጋር ተያይዞ አምሽቼ ልገባቸው የምችልባቸው አጋጣሚ ስላሉ ሁለት ሰዓት ከሁለት ሰዓት እስከ ሶስት ባለው ሰዓት ውስጥ ብመገብ ደስ ይለኛል

በየትኛው መተግበሪያ መልእክት ትልካለህ? ብዙ የመልእክት መላኪያ መተግበሪያ አማራጮች አሉ አሁን በስፋት ሰውም የሚጠቀመው መተግበሪያ ቴሌግራም ስለሆነ ቴሌግራም በዋናነት የመልእክት መላላኪያ መተግበሪያ ሆኖ ያገልግላል። ከእሱ በተጨማሪ ደግሞ ፌስቡክ ላይም እንደዚሁ መልእክት እንላላካለን። መደበኛ ስልክ መላኪያ መደበኛ የሆነ የሚሴጅ ወይም ስልክ መላላኪያ አለ። እሱ መደበኛ ነው ከዛ በተጨማሪ ዋትሳፕ ላይ መልእክት እንላላካለን። ሚሴንጀር ላይም እንደዚሁ መልእክት እንላላካለን። ኢንስታግራም ላይ የተወሰነ መልእክት መላላክ ይቻላል ማጋራት ይቻላል። ሀሳቦችን በዋነኛነት ግን ቴሌግራምን አንደኛ የመልክት መላላኪያ አመራጭ አድርጌ እጠቀማለሁ

ሻማ ማብራት ትወዳለህ? ልምዱ የለኝም፣ እውነት ለመናገር። ምናልባት ሻማን ልጠቀመው የምችለው መብራት በምጠፋበት ሰዓት ላይ፣ እንደ አንድ የብርሃን ምንጭ አድርጌ ልጠቀመው እችላለሁ። ከዛ ውጪ ደግሞ፣ ምናልባት ለመታሰቢያነትም ከብራቸው ኤ ቤት በዓላት ካሉ፣ ለእሱ ክብር መገለጫ ሻማ ላበራ እችላለሁ እንጂ ከመብራት እያለ፣ ሻማ የማብራት ልምዱ የለኝም።

ጥራት ያለው ስራ ማቅረብ ትችላለህ ወይ? አዎ የምሰራቸውን ስራዎች በተቻለኝ መጠን ጥርት ያሉ ስራዎችን ሰርቼ ለሚመለከተው አካል ማቅረብ እፈልጋለሁ። ምግብም እንኳን ሲሆን የጣፈጠ ንጽህናውን የጠበቀ ቆንጆ ምግብ አድርጌ ማቅረብ እፈልጋለሁ እሰራለሁ። እንደዛ ካልሆነ ደስ አይለኝም ምናልባት ምግብ ካመሰልኩኝ ራሱ ካልጠፈጠኝ ምግቡን ልደፋው እችላለሁ። ሌላ ተጨማሪ ምግብ ስቼ ባቀረብኝ እንጂ። ስራ ስሰራ ቆንጆ ስራ ጥርት ያለ ስራ ነው ማቅረብ የምፈልገው

አዲስ ቴክኖሎጂ መማር ትወዳለህ? በጣም በሚገባ እንጂ ነገሮች የቴክኖሎጂ ጊዜ ናቸው። ዘመኑ የቴክኖሎጂ ዘመን ነው። ስለዚህ ነገሮችን በተቻለ መጠን ከቴክኖሎጂ ጋር አብሬ ራሴን ማወዳጀት ማስማማት እፈልጋለሁ። የቴክኖሎጂ ዘመን ደግሞ እንደመሆኑ መጠን ስራዎች በብዛት በቴክኖሎጂ ምክንያት የሚፋጠኑ ናቸው። ስለዚህ ራሴን አብሬ ከዘመኑ ጋር ለማስተካከል አብሮ እኩል ለመራመድ ያስችለን ዘንድ ቴክኖሎጂን ማወቅ በጣም እጓጓለሁ።

ደሞዝ በየትኛው ቀን ታገኛለህ? ደሞዝ ያው ወር በገባ ወር መጨረሻ አካባቢ ላይ በሃያ ዘጠኝም በሰላሳም የ በዓላት በሚሆንበት ጊዜ ደግሞ በሃያ ስምንት አካባቢ ይገባል። ብዙ ጊዜ ግን በሃያ ዘጠኝ ይገባል። መደበኛ ደሞዛችን ማለት ነው። ከዛ ውጭ ግን በየሳምንቱ የቅዳሜ ቀን የቲቶሪያል ወይም ማጠናከራ ትምህርት ገንዘብ በየሳምንቱ ቅዳሜ ቅዳሜ እንወስዳለን።

ፎቶ ማንሳት ትወዳለህ? አምላኪ አይደለውም እውነት ለመናገር ብዙ ጊዜ ፎቶ የማንሳት ልምዱም ባህሉም የለኝም። ምናልባት በጣም አስፈላጊ ሆኖ ካገኘሁት ያን ቦታ ልረሳው ማልፈልገው ቦታ ከሆነ ወቅቱን ማስታወሻ የሚሆነኝ ነው። ብዬ ካሰብኩኝ ብቻ ፎቶ ልነሳ እችላለሁ። እንጂ ከዛ ውጪ ግን ፎቶ ማንሳት ብዙ አድናቂም አይደለሁም ወዳጅም አይደለሁም

ቅሬታዎችን እንዴት ታስተናግዳለህ ቅሬታዎች ያው ይኖራሉ በስራ መሃል ሰው እንደመሆናችን መጠን በግንኙነታችን በግንኙነቶች መሃል። ይፈጠራሉ ስለዚህ ቅሬታዎችንም እማስተናግድበት ሁኔታዎች ይኖራሉ። በብዛት ግን። ግልጽ የሆነ ውይይት ግልጽ የሆነ ሀሳቦች እንዲስተናገዱ በማድረግ ሚነሱ ሀሳቦችን መልስ መስጠት ምጠብቅብኝ ከሆነ መልስ እሰጥባቸዋለሁኝ። ማልፈታቸው አይነት ነገር ከሆኑ በሂስ እምወስዳቸው ከሆኑ ደግሞ እነዛ ችግሮችን አምኜ ሂሴን ተቀብዬ ወደ ፊት አስተካክልአለሁ ብዬ ምወስዳቸው። አጋጣሚዎችን ይኖራሉ። ስለዚህ ግልጽ የሆነ ውይይት በማድረግ ቅሬታወቸን አስተናግዳለሁ

የስራ ምግባር ታከብራለህ? አዎ ማንኛውም ስራ የራሱ የሆነ የሙያ ስነ-ምግባር አለው። ስለዚህ እኔ እንደመምህር የሙያ ስነ-ምግባራት ጠብቄ ስራዬን በተገቢ ሁኔታ የስራ ድርሻዬን የምወጣ አይነት መምህር ነው። ስራ ሰዓት ማክበር የደንብ ልብስና ለብሶ በአግባቡ መገኘት። የግል ንጽህናን መጠበቅ የፀጉርና የትም ስታይል አልባሳትን የተግባሮችን ስነ ምግባር ር ማስጠበቅ የተማሪዎችን ክብር መጠበቅ ብዙ የመምህርነት ስነ ሙያ ስነ ምግባራት አለው። እነሱን በተሻለ በጣም አክክብሬ እና ለመገኘት እሞክራለሁ

ውሳኔ መስጠት ትችላለህ? አዎ የምሰጥባቸው ሁኔታዎች አሉ። የኔን ውሳኔ እርምጃ የምፈልጉ እነሱ ለይ ውሳኔ እሰጣለሁኝ። መማከር የሚጠበቅብኝ ጉዳዮች ካሉ ደግሞ ከባለድረሻ አካላት ጋር ንግግር ውይይት በማድረግ ውሳኔን ላይ መድረስ ሲጠበቅብን እነሱን በጋራ ውሳኔን እንሰጣለን። እኔ ውሳኔ ሰጪነት አስፈላጊ ሆኖ ሲገኝ ግን በግሌ መወሰን የምችላቸው ጉዳዮች ላይ እወስናለሁ

እድለኛ ነገር አልህ ወይ? እድል ያው በተለያየ ሁኔታ ሊገለጽ ይችላል። ከስራ ጋ ተያይዞ። ከገንዘብ ጋር ተያይዞ ከጓደኛዬ ጋር ተያይዞ በብዙ መንገድ ሊገለጽ ይችላል። እኔ ግን እድለኛ ነኝ። ከምልባቸው ነገሮች አንዱ የማገኛቸው ጓደኞቼ በጣም እድለኛ ነኝ እንድል የሚያስደርጉኝ ጥሩ ጥሩ ጓደኞች አፍርቻለው። በስራ አጋጣሚ ማለት ነው።

መዘመር ትወዳለህ? አዎ መዝሙር በጣም ልብን ሙልት ከሚያደርጉ እረፍት ከሚሰጡ ነገሮች ውስጥ አንደኛው መዝሙር ነው። በተለይ መንፈሳዊ የሆነ መዝሙር የኢትዮጵያ ኦርቶዶክስ ተዋዶ መዝሙሮችን በተለይ ደግሞ የቀደሙትን። እና አሁንም በጣም የሚወደዱ መዝሙሮች አሉ። እነዛ መዝሙሮችን ሳደምጥ ከራሴ ጋር እሆናለሁ ራሴን አደምጣለሁ አምላኬን አገኘዋለሁኝ አነጋግረዋለሁ። ለዚያ መዝሙር እወዳለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ጊዜ ካገኝኝ፣ ብሄድ ደስ ይለኛል። ሁለቱም እዛ ላይ ያለው ኤ ድባብ ደስ ይላል። በተለይ እጽዋቶቹ ያሉበት ቦታ ነው። ብዙ ጊዜ መናፈሻ የሚሆነው ወንዝ ዳርቻ ሚችለው፣ ወንዝ ውሃ እ ያረጋጋል። እጽዋቶች ያረጋጋሉ። ስለዚህ፣ እዛ አካባቢ ላይ ጊዜ ማሳለፍ ደስ ይለኛል። ግን የምሄድበት አጋጣሚ የለም፤ በጣም ታይትድ የሆነ የኑሮ ሁኔታ ስለሆነ የኖርነው፣ ያለነው ወደ እነዛ አካባቢ ላይ መሄድ እድል በጣም አነስተኛ ነው።

ዜና በመስመር ላይ ታነባለህ ወይ ወይም በ ኦንላይን ላይ ታነባለህ ወይ? ብዙ አክቲቭ አደለሁም እንደዛ አይነት ነገር ላይ እርግጥ ነው። ኦንላይን ላይ የሚታዩ ዜናዎች ይኖራሉ። ነገር ግን በ ሶሻል ሚዲያ ላይ የተወሰነ እንደው ሳልፍ ሳገድም ላያቸው እቺላለሁኝ እንጂ። ተከታትዬ የ ኦንላይን መስመሮች ወይ በዚህ መስመር ላይም የሚለጠፉ ዜናዎችን ፈልጌ የማነብ ሰው አደለሁም

የስራ አሰራሮችን ትከተላለህ? አንዳንድ ግልጽ ያልሆኑልኝ ስራ ማመራሮች ወይም ደግሞ አሰራሮች መመሪያሮች ካሉ እነሱ መቅደም ተከትላቸው በመስራት ተከትዬ ነው ስራ መስራት የምፈለገው ምክንያቱም ስራ ላይ ስህተት መስራት ስለማልፈልግ ማለት ነው። እንደዚህ የስራ ስራሮችን በቅደም ተከተል መሰረት ተከታትዬ በደንብ አይቼ አረጋግጬ ነው መስራት የምፈልገው።